ስነ ጥበብ በጣም እወዳለሁ ስነ ጥበብ እጅግ የሚያስደስትና የተለያዩ አይነት ተውኔቶችን ልቦለዶችን የተለያዩ አይነት የሰው ልጆች የጻፋቸውን የደረሳቸውን ወይንም ደግሞ የተለያዩ ነገሮች ያስቀመጠባቸውን ስለ ጥበብ እጅግ በጣም አድርጌ እወዳለሁ። በጣምም ደስ ከሚሉኝ ነገሮች መሃል አንዱ ነው። ስነ ጥበብ በጣም ከመውደድ የተነሳ አንዳንድ መጽሐፍቶችን እንድወድ ረድቶኛል። ስነ ጥበብ በመውደዴ ምክንያት የተለያዩ የስነ ጥበብ መጽሐፍቶችን ልቦለዶችን ሌሎች ሌሎች ተውኔቶችን እንዳይ እጅግ በጣም አድርጎ ረድቶኛል። ስነ ጥበብ እጅግ በጣም ደስ የሚልና ሲታይም በጣም ደስ የሚል ሲነበብም መዳሰስም መነበብም የሚችል ሁሉንም ነገር መሆን የሚችል ነገር ነው። እና ስነ ጥበብ እጅግ በጣም አድርጌ እወዳለሁ አዎ እወዳለሁ። ስነ ጥበብ

ኦ በመስመር ላይ ሙዚቃ እሰማለሁ ሙዚቃ የምሰማበትም ምክንያት አንደኛው ለኔ ጥሩን መንፈሴን ያድስልኛል ጭንቀት ውስጥ ከሆንኩ በጭንቀት ውስጥ ሙዚቃን ረሳለሁ። ምናልባት ይህንን ሙዚቃዎች የተለያዩ ሙዚቃዎችን አውሮ በመስመር ላይ እሰማለሁ። ይሄም የሆነበት ምክንያት ሙዚቃ ከሚያዝናናኝና ከተለያዩ ድብርቶቼን ወይንም ደግሞ ከተለያዩ ድካም ውስጥ በመሆንበት ሰዓት እንዲያበረታታኝ ስፖርት በምሰራበት ሰዓት እንዲያግዘኝ ወይንም ደግሞ እንዲያነቃቃኝ ሙዚቃን በመስመር ላይ እሰማለሁ። አዎ እሰማለሁ

እኔ የገና በዓል እጅግ በጣም አድርጌ ካሉት ባዕላቶች ውስጥ በሙሉ የገና በዓል ወይንም ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ አለምን ለማዳን ወደ ምድር የወረደበትን የተወለደበትን ቀን በማሰብ የምናከብረውን የገና በዓል እጅግ በጣም አብልጬ እወዳለሁ። ይህም የሆነበት ምክንያት አለምን ለማዳን ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙሉ ክብሩን ትቶ በግርግም በበረት ግርግም ተወልዷል። ይህን በማሰብ እኛ ኢትዮጵያውያን የገና በዓልም እናከብራለን። እሱም ታህሳስ ሃያ ዘጠኝ እለት የሚከበረውን የገናን በዓልን እጅግ በጣም አብልጬ በጣም እና በጣም እወደዋለሁ

ዝናብ ሲዘንብ ያው ብዙ ጊዜ ውጪ ከሆንኩ መጠለያ ወዲያው እየሮጥኩ መጠለያ ወዳለበት ወይንም ደግሞ ዝናቡ የማያርፍበት ቦታ አቅራቢዬ ካለ ወደዛ እሄዳለሁ። ጃንጥላ ከያዝኩ ደግሞ ዝናብ ሚዘንብ ከሆነ ጃንጥላውን ዘረጋና እንዳያበሰብሰኝ ዝናቡን እከላከላለሁ። ከዛ ከዛ ውጪ ደግሞ በተጨማሪ መኪና ካለ በአቅራቢያዬ ወይንም ደግሞ ህዝብ ማመላለሻ ባስ ካለ ዝናብ ሚዘንብ ከሆነ እዛ ውስጥ በመግባት ጥላ የማገኝበት ቦታ ላይ መጠለያ የማገኝበት ቦታ ላይ እሄድና እዛ ጋር ሄጄ እቆማለሁ። በሌላው በኩል ደግሞ ዝናብ ሲዘንብ የዝናቡ ውሃ ልብሶቼን ለማጠብ ስለሚረዳኝ ሳፋ ወይንም ደግሞ ባልዲ ነገር እደቅናለሁ። ያንንም የሚዘንበውን ዝናብ እሰበስብና ለተለያዩ እቃዎችን ለማጠብ ሊሆን ይችላል ልብስ ለማጠብ ሊሆን ይችላል የተለያዩ ነገሮችን ለማድረግ እጠቀምበታለሁ። እና ዝናብ ሲዘንብ እነዚህን አደርጋለሁ።

በቀን ያው እንዲህ ነው ብዬ ምገልጸው ሰዓት የለም ያው በቀን ሁለት ሰዓት ወይንም ደግሞ ሶስት ሰዓት ብዬ አልገልጽም። ምክንያቱም ስልኬ በቃ እንደ ጓደኛዬም ነው እንደ ሁሉ ነገሬ ነው ስልኬን ሁሌም ነው ምጠቀመው። እንደዚህም ለምን ያህል ሰዓት እንኳን እንደምጠቀም አላውቅም በጣም ብዙ ጊዜ ከመጠቀም የተነሳ ለምን ያህል ጊዜ እንኳን እንደምትጠቀም አላውቅም። ነገር ግን ቢያንስ እንኳን በአማካይ ምን ያክል ታስቀምጣለህ ብለህ ከጠየቅክኝ? ከአሥራ ሶስት ሰዓት በላይ ስልኬን እጠቀማለሁ ምክንያቱም ስልክ በጣም አሁን ላይ። ሁሉም ሰው በቃ ዴይ ቱ ዴይ ወይንም ደግሞ የእለት ተእለት ህይወቱን በሚያደርግበት ሰዓት ነው የሚጠቀመው ነገር ነው። እና ስልክ አንዱ የህይወታችን ክፍል ሆኗል አሁን ላይ። በዚህም የተነሳ ስልኬን ለዚህ ሰዓት ያክል ነው ለዚህ ሰዓት ያክል ነው ምጠውቀው ብዬ እንዲህ ነው ብዬ መግለጽ አልችልም። ነገር ግን በግምት ወይንም ደግሞ በአማካይ ምን ያህል ሰዓት ትጠቀማለህ ብትል? አስራ ሶስት ሰዓት ያክል እጠቀማለሁ በቀን ውስጥ ለአስራ ሶስት ሰዓት ያክል ስልኬን እጠቀማለሁ።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለን። ከእኛ ኢትዮጵያውያን ባህላችን አስተዳደጋችን ኑሯችን ከጎረቤቶቻችን ጋር እንድንቀራረብ ያደርጉናል። ከሰውም ጋር ተግባቢ ሆነን እንድናድር ሆነን ነው እኛ ያደግነው እና። ከጎረቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ

የስራ ምኞቴ ነርስ ነው። እኔ ነርስ ሆኜ ሰውን ማገልገል በጣም እፈልጋለሁ። ያም የሆነበት ምክንያት ነርስ ስትሆን የታመሙ ሰዎችን ትረዳለህ የታመሙ ሰዎችን ታግዛለህ ያ ደግሞ ስራም ነው። በተጨማሪም ደግሞ ሰዎችን መርዳትና ማገዝ የሚያስደስት ነገር ነው። እኔ የስራ ምኞቴን ነርስ የሆነበት ምክንያት ይህ ነው። ሰዎችንም እረዳለሁ አንድም ደግሞ ራሱን የቻለ የስራ ዘርፍ ነው። ነርስ መሆን በጣም የሚያስደስት ነገር እና ሰዎችን እንድረዳ እንዳግዝ የሚያደርገኝ አንድ ትልቁ ነገር ነው። ስራም ሆነልኝ በተጨማሪም ደግሞ ሰውንም ምረዳበት ሰውንም ደግሞ ማግዝበት እየሰራሁ ሰውንም ማግዝበት እየሰራሁ ሰውንም ምረዳበት ዘርፍ ነው። የስራ ምኞቴ ለኔ ነርስ መሆን ነው። ወይንም ደግሞ የጤና ባለሙያ የጤና ረዳት ነው

አዎን የእቃ ቁጥጥር አደርጋለሁ። የእቃ ቁጥጥር የማደርግበትን ምክንያት እቃዎቼ እንዳይጠፉብኝ እቃዎቼ በአግባቡ እንዳሉና የምጠቀምባቸው እቃዎች እንደጎደሉና ወይንም ደግሞ እንዳልጎደሉ ለማረጋገጥ ስል የእቃ ቁጥጥር አደርጋለሁ። የእቃ ቁጥጥር አንደኛ ጥቅሙ እቃዎች ከጠፉ የትኛው እቃ እንደጠፋ ለመለየት የትኛው እቃ እንደሚያስፈልግና ከሌለ ደግሞ ያንን እቃ ገዝቶ ለማምጣት የእቃ ቁጥጥር አደርጋለሁ። ከዛ በተጨማሪ ደግሞ ያ እቃ ካለቀ የተጠቀምኩበት ካለቀ የእቃ ቁጥጥር የማደርግ ከሆነ ያን ያለኝን ያንን ያለቀ እቃ መተካት እንዳለብኝ እንዳውቅ ያግዘኛል ይረዳኛል። በዚህም የተነሳ የእቃ ቁጥጥር አደርጋለሁ። አዎ

በትምህርት ቤት የምወደው ትምህርት የሂሳብ ትምህርት ነው በመጀመሪያ ደረጃ በትምህርት ቤት የምወደው ትምህርት የሂሳብ ትምህርት ነው። የሂሳብ ትምህርት እጅግ በጣም የሚያስደስትና ከቁጥሮች ጋር የተገናኘ የቁጥር ጨዋታ በማለት እገልጸዋለሁ። ከዛ በተጨማሪ ደግሞ አስተማሪዬ ሲያስተምረኝ የሂሳብ ትምህርት ላይ ፍቅር እንዲኖረኝ አድርጎ ነው ያስተማረኝ። በዚህም ምክንያት የሂሳብን ትምህርት በጣም እጅግ በጣም አድርጌ እወደው ነበር። ከዛ በተጨማሪ በሁለተኛ ደግሞ የ አካባቢ ሳይንስ ወይንም ደግሞ ባዮሎጂ በመባል የሚጠራውን ትምህርት በጣም እወደዋለሁ። ይህም ስለ ሰው ልጅ ተፈጥሮ ስለ ተፈጥሮ እና ደግሞ አለማችን ስላለችበት ነገር በደንብ አድርጎ የሚያጠናና የሚያብራራ የሚገልጽ ነገር ነው። ይህም በሆነ ምክንያት ተፈጥሮዬን ማወቅና ማጥናት ስለምወድ ባዮሎጂ ትምህርትን እጅግ በጣም አብልጬን እወዳለሁ። ከዛ በተጨማሪ ደግሞ ልክ እንደ ባዮሎጂ ይገናኛል ተፈጥሮን በማጥናቱ ያም ትምህርት ደግሞ ምንድነው? ስነ ተፈጥሮ ወይንም ደግሞ ጂኦግራፊ በመባል የሚታወቀውን ትምህርት እሱንም በሶስተኛ ደረጃነት እወደው ነበር

ትርፍ ጊዜ ማሳለፊያዎቼ አንደኛው መጽሐፍ ነው። የትርፍ ጊዜ ማሳለፊያ መጽሐፎችን በማንበብ ትርፍ ጊዜ ካለኝ ከስራ ወይንም ደግሞ ከትምህርት የተረፈ ጊዜ ካለኝ መጀመሪያ መጽሐፍቶችን አነባለሁ። ልብ ወለድ መጽሐፍቶችን ወይንም ደግሞ የስነ ጥበብ መጽሐፍቶችን አነባለሁ። ከዛ በመቀጠል ደግሞ ፊልም በማየት የተለያዩ የሆኑ ፊልሞችን በማየት ትርፍ ጊዜ አሳልፋለሁ። የማያቸው ፊልሞች ብዙ ጊዜ አክሽን ፊልሞች እና በየጊዜው የሚለቀቁ አዳዲስ ፊልሞችን የእንግሊዘኛ አዳዲስ የእንግሊዘኛ ፊልሞችን ማየት በጣም ያስደስተኛል። ትርፍ ጊዜ በሚኖረኝ ሰዓት ከትምህርት የተረፈ ከስራ የተረፈ እነዚህ ጊዜዎች በሚኖርብኝ ሰዓት ደግሞ ሶስተኛ ደረጃ ከቤተሰቦቼ ጋር ጊዜን አሳልፋለሁ። ከቤተሰቦቼ ጋር ጊዜ ማሳልፍበት ምክንያት ትርፍ ጊዜ ሲኖረኝ ያሉኝ ቤተሰቦቼ ናቸው። ይህም በመሆኑ ምክንያት ቤተሰቦቼን ምን በቤተሰቦቼ መሃል ምን እንደተፈጠረ በሳምንት ውስጥ ወይንም ደግሞ ምን እንደተከናወነ ለማወቅ ስል ከቤተሰቦቼ ጋር ጊዜ አሳልፋለሁ።

የስራ ቦታየ እጅግ በጣም ግሩም እና ደስ የሚል ነው። የስራ ቦታየ ተፈጥሮውን የጠበቀ የሰውን ህይወት ወይንም ደግሞ የሰውን ነገር አደጋ ላይ የማይጥል። ለሰራተኞች ለእኛ ለሰራተኞችም ለጓደኞቼ ስራ ውስጥ ላሉ አብረውኝ ከእኔ ጋር ለሚሰሩ ጓደኞቼም ምቹ የሆነ ሰራተኞችን የማይረብሽ ሰራተኞች በአግባቡ ስራቸውን እንዲሰሩ የሚያግዝ የሚረዳ ሁሉንም ነገር በአግባቡ የሚጠብቅ እና እኛን የሚረዳን ነው። የስራ ቦታዬ። በጣም ደስ የሚልና ምቹ የሆነ ለስራ መቼ የሆነ ሰዎች ሰዎች ደስተኛ እንዲሆኑ የሚገለገሉ ደንበኞች ወይንም ደግሞ ወደ እኛ የሚመጡ ደንበኞች በድርጅታችን ስር በሚሰሩበት ጊዜ በስራ ቦታችን ውስጥ ምቹ የሆነና በጥሩ ሁኔታ ከእነሱ ጋር እንድንግባባ የሚያደርግ ነው።

የምተኛበት ሰዓት ብዙውን ጊዜ ማታ ላይ ነው ቀን ላይ እንኳን የምተኛ አይነት ሰው አይደለሁም። ልምዱም ደግሞ የለኝም። ብዙን ጊዜ ማታ ላይ ከስራ ደክሞኝ ስመጣ ወይንም ደግሞ ከትምህርት ደክሞኝ በምመጣበት ጊዜ ማታ ላይ በተለይ ከሶስት ሰዓት ተኩል በኋላ ማታ ከሶስት ሰዓት ተኩል በኋላ እተኛለሁ። ያም የሆነበት ምክንያት የተለያየ ቀን ላይ ብዙ ስራዎች ስላሉብኝ እነዛን ስራዎች ጨራርሼ አከናውኜ በአንድ ቀን ውስጥ ያሉብኝን ወይንም ደግሞ መስራት የሚጠበቁብኝን ነገሮች ከሰራሁ በኋላ። በዛ ማታ ላይ በሚመሽበት ጊዜ ከቤተሰቦቼ ጊዜ ካሳለፍኩ በኋላ ብዙን ጊዜ ከሶስት ተኩል በኋላ ነው። የምተኛውና ብዙን ጊዜ ሶስት ተኩል ሲል እተኛለሁ

የምወደው ስፖርት እግር ኳስ ነው እግር ኳስ እጅግ በጣም የሚያስደስተኝ እና የምወደው የ ስፖርት አይነት ነው። ይህም የሆነበት ምክንያት እግር ኳስ ሲታይ ማራኪ ግሩም የሆነ እና ለአጨዋወትም ቀላል የማይከብድ ብዙ ጊዜ ደግሞ ስናድግ ጀምሮ አብሮን የሚያድግ የስፖርት አይነት ነው። ብዙ ሰዓት አሁን ላይ አለማችን ላይ በምናይበት ጊዜ። እግር ኳስ እንደ ሁሉም ሰው መግቢያ እንደ ቋንቋ የታየበት ጊዜ ላይ ነው የደረስነው። በዚህም ምክንያት ሁላችንም ሰዎች ወይንም ደግሞ ሁሉም የሚወለዱ ህፃናት እግር ኳስን በአከባቢያቸው የማግኘት እድላቸው በጣም ከፍተኛ ነው። በዚህም ምክንያት እግር ኳስን ቶሎ እንድንለምድ እና እንድንወድ አድርጎናል። ይህም ነው አንድም የስፖርት አይነት ከምወዳቸው የስፖርት አይነቶች ውስጥ እግር ኳስ ሊመደብ የቻለው እና የሚያስደስትም እና የምወደውም ነው። ተአጨዋወትም አይከብድም። እንደዚሁ ለመልመድም ቀላል ነው

በቀን እስከ ሁለት ሊትር የሚያህል ውሃ ወይንም ደግሞ ሁለት ሊትር የሚያክል ወይንም የአንድ ኮዳ የሚያክል ውሃ። እጠጣለሁ ብዙን ጊዜ ውሃ የምጠጣው ምግብ ስበላ። እና የተለያዩ እንቅስቃሴዎችን አድርጌ ከሆነ። ውሃን እጠጣለሁ። ብዙን ጊዜ እንደኛ ሙቀት አካባቢ ያሉ ሰዎች ቶሎ ቶሎ ውሃ የመጠማት ወይንም ደግሞ ቶሎ ቶሎ ውሃ ያስፈልጋቸዋል። በዚህም ምክንያት ውሃ ቶሎ እጠጣለህ እና ደግሞ እስከ ሁለት ሊትር የሚያክል ውሃ እጠጣለሁ። አንደኛ ጤናዬንም እጠብቃለሁ። ሁለተኛ ያንን ውሃ በመጠጣቴ ጤናዬ ተጠብቆ ጥማቴም ረክቶ ውሃ በሚያስፈልገኝ ሰዓት መጠጣት በሚያስፈልገኝ እጠጣለሁ ማለት ነው።

ይሄ ትክክለኛ ያልሆነ ያጠያየቅ ስልት ነው ጫጫታ ታገኝበት ትችላለህ? ተብሎስ ትክክለኛ የአማርኛ ሰዋ ሰውን የጠበቀ አጠያየቅ አይደለም። ለዚህም ይሄ ጥያቄ መስተካከል አለበት፤ ጫጫታ ካሉ ካለበት ቦታዎች ላይ ብዙን ጊዜ እሸሻለሁ። ምክንያቱም የማገናዘብ አቅሜ ጫጫታ ባለበት ቦታ ላይ ስለሚቀንስ ከእንደዚህ አይነት ነገሮች ወይንም ደግሞ ከእንደዚህ አይነት ቦታዎች እሸሻለሁ። እና ያው ሰው ስለሆንኩም ብዙ ጊዜ ጫጫታ ያለበት ቦታ ላይ ምቾት አይሰማኝም። ስለዚህ ከጫጫታ ቦታዎች ላይ እሸሻለሁ።

ብዙውን ጊዜ ጠዋት ጠዋት እነሳለሁ ጠዋት ጠዋት የምንነሳ አይነት ሰውም ነኝ ይህም የሆነበት ምክንያት። ሶስት ተኩል ላይ እተኛና በጊዜ ተኝቼ በጊዜ የምነሳ ሰው ነኝ ጠዋት ላይ ከአሥራ ሁለት ሰ ተኩል በኋላ እነሳለሁ። ከአሥራ ሁለት ሰዓት ተኩል በኋላ ከተነሳውም በኋላ ሰውነቴን እታጠብና ወይንም ደግሞ ሻወር ወስድና ከዛ ጥርሴን ቦርሼ። ቁርሴን በልቼ ስራ ካለኝ ወደ ስራዬ ትምህርት ካለብኝ ወደ ትምህርቴ እንዲሄድ በጊዜ ተነስቼ በአን በቀን ውስጥ ማከናወን ያሉብኝን ነገሮች እንድሰራ ያግዘኛል ይረዳኛልም። በዚህም ምክንያት ብዙን ጊዜ ጠዋት ላይ ቀደም ብዬ የመነሳት ልምድን አካብቻለሁ። ጠዋት ላይ እነሳለሁ።

አሁን የተበላሸ ነገር ማስተካከል እችላለሁ። የተበላሸ ነገር ሲባል ብዙውን ጊዜ የተለያዩ የተበላሹ ነገሮች ሊሆኑ ይችላል። ከእቃ ሲበላሽ ወይንም ደግሞ የሰራሁበት ስራ ላይ የምሰራበት ነገሮች ወይንም ደግሞ እንድሰራ የሚያግዙኝ የሚረዱኝ ነገሮች ሲበላሹ። ማስተካከል እችላለሁ ከዛ በተጨማሪ ደግሞ የሰው ባህሪዎች ሲበላሹ አሁን መበላሸት ሲባል በጣም ብዙ ነገር ነው። ከእቃ አንፃር ከሰው ባህሪ አንፃር ከእለት ተእለት ኑሮ አንፃር ከምንኖረው ኑሮ አንፃር የተለያየ ትርጉምና የተለያየ ፍቺ አላቸው። በዚህም ምክንያት ነገሮች ብዙውን ጊዜ ሲበላሹ እኔን ሲያጋጥሙኝ እነዛ ነገሮች ተበላሽተው ሲያጋጥሙኝ እነዛን ነገሮች አዎ አስተካክላለሁ። ይህም ትክክለኛ ካልሆነ ነገር መበላሸት ሲባል ራሱ ትክክለኛ ያልሆነ ነገር ነው። በመጀመሪያ እና ትክክለኛ ያልሆነን ነገሮች ወደ ትክክለኛ እንዲሆኑ የማድረግ ሂደት ስለሆነ የተበላሹ ነገሮችን አስተካክላለሁ

ስልክህን ምን ያህል ጊዜ ትሞላለህ ተብሎ ነው የተጠየቀው ጥያቄ? ያው ስልኬን ብዙ ጊዜ ቻርጅ ሲያልቀው ነው ስልክ የምሞላው። ከዛ በተጨማሪ ደግሞ ማታ ላይ ልተኛ ስል ቻርጅ ባያልቀውም ሰክቼ እተኛለሁ። ምናልባት ፐርሰንቱ ከስልሳ ፐርሰንት በታች የሚሆን ከሆነ ስልኬ ቻርጅ እሞላዋለሁ። ከዛ በተጨማሪ ደግሞ ስጠቀም ቻርጅ አሚያልቀው ከሆነ የተለያዩ አሁን ለምሳሌ የተለያዩ ዋይፋይ በምጠቀምበት ጊዜ ቶሎ ነው ስልኬ ቻርጅ የሚዘጋው በዚህም ምክንያት ቻርጅ እሞላዋለሁ። ሌላ ደግሞ በተጨማሪ ፊልም በማይበት ጊዜ የተለያዩ ስራዎችን በምሰራበት ጊዜ አደርገዋለሁ

ብዙውን ጊዜ የስራ ልብስ እለብሳለሁ። አዎ ያም የሆነበት ምክንያት የስራ ልብስ አንደኛ የስራ ፕሮቶ ወይንም የስራ አግባብ ስለሆነ አንድ ስራ ሚሰራው የስራ ልብስ በመልበስ ስለሆነ የስራ ሁኔታውም ያስገድዳልም የስራ ሁኔታውም ይፈቅዳልም። የስራ ሁኔታዬ የጤና ባለሙያ ስለሆነ እኔን ከሌሎች ሰዎች ለመለየት ሲባል የስራ ልብስ እለብሳለሁ። ያ የስራ ልብስ እኔን ከሌሎች ከመለየት ባለፈ ደግሞ ያንን ስራ ወይንም ደግሞ ያንን ድርጊት በእኔ እንደሚከናወን ልብሴ ይገልጽልኛል። ወይ ከዛ በተጨማሪ ደግሞ ከተለያዩ ነገሮች እኔን ይከላከልኛል። በዚህም ምክንያት የስራ ልብስ እለብሳለሁ። የጤና ባለሙያ እንደ መሆኔ መጠን ከተለያዩ በሽታዎች በልብሱም ራሴን ስለምከላከል

አዎ በይነ መረብ እጠቀማለሁ ወይንም ደግሞ ትንሽ መረብ ብለህ ጠይቀኋኛል ትንሽ መረብ ስትል አሳ ለማጥመድ ነው። ወይንስ ደግሞ በይነ መረብ ትጠቀማለህ ለማለት ነው በይነ መረብ እጠቀማለሁ። በይነ መረብ የምጠቀምበትም አንደኛው ምክንያት የተለያዩ አገልግሎቶችን ለማግኘት ማህበራዊ ሚዲያዎችን ለመጠቀም ስል። የ በይነ መረብ

እኔ ያው ሁሉንም የቀኑን ሰአቶች እወዳቸዋለሁ ቀን በጣም ደስ የሚለኝ ጊዜ ነው ምሽት ብዙም አልወደውም የትኛውን የቀኑን ሰዓት ትወዳለህ? ላልከኝ ሁሉንም እወደዋለሁ ግን ደግሞ በጣም ብዙን ጊዜ አብልጬ የምወደው እና ደስ የሚለኝ ጠዋት ላይ ነው ጠዋት አየሩም ደስ ይላል ገና እየነጋ ባለበት ሰዓት ትንሽ ይቀዘቅዛል ፀሀይም ደግሞ ብዙም የማትበረታበት ጊዜ ነው ጠዋት ላይ ብዙውን ጊዜ ከአንድ ሰዓት ተኩል እስከ አራት ሰዓት ተኩል ያለው ጊዜ በጣም ደስ የሚልና እጅግ በጣም የሚያስደስት ጊዜ ነው ፀሀዩም አይበረታም ቅድም እንዳልኩ ደግሞ ከእንቅልፍ በቂ እንቅልፍ አግኝተህ ብዙ ጊዜ ስትነሳ ጠዋት ላይ ያለውን ድባብ እና ጠዋት ላይ ያለው ጊዜ እጅግ በጣም የሚያስደስት ነው በዚህም ምክንያት ሁሉንም የቀኑን ሰአቶች እወዳቸዋለሁ ከዛ በተጨማሪ ደግሞ ማታ ሊመሽ ሲል ያለው የቀኑ ጊዜ ብዙውን ጊዜ ከአስር ሰዓት ተኩል እስከ አስራ ሁለት ሰዓት ያለበት ጊዜ በጣም ደስ ይላል በተለይ ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓት ያለበት ጊዜ ከስራ ወይንም ደግሞ ከተለያየ ትምህርት የሚወጣበት የምወጣበት ጊዜ ነው በዚህም ምክንያት ከ አስራ ሁለት ሰዓት ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ያለው ጊዜ በጣም ደስ የሚል እና የሚያስደስት ጊዜ ነው

አዎ ነገሮችን በስረአት አስቀምጣለሁ። ይህም የሆነበት ምክንያት አንዳንድ እቃዎች ወይንም ደግሞ አንዳንድ ነገሮች ወይንም ደግሞ የተለያዩ የሰው ዶክመንቶች ይጠፋሉ በስርዓቱ ካልተቀመጡ። በተለይ ደግሞ ያው የአንድ ቢሮ ሰራተኛ በምትሆንበት ጊዜ። ዶክመንቶች ይደባለቃሉ ሰነዶች ይደባለቃሉና በዛ ጊዜ በስርዓት ካልተቀመጡ ይጠፋሉ። በዚህም ምክንያት ስርዓት ባለውና በአግባቡ መልኩ መቀመጥ አለባቸው። ተማሪ ስትሆን ደግሞ ያሉ ቀን የአስተማሪ ያስተማረብህን የያዝከውን ማስታወሻ ወይንም ደግሞ ያስተማረህን ነገር በደብተር ካልጻፍክ በሉክ ልትጽፍ ትችላለህ ወይንም ደግሞ ስታነብ እነዛን ነገሮች በሉክ ልትይዝ ትችላለህ እነዛ ሉኮች እንዳይጠፉ በስርዓት ማስቀመጥ። ሌላኛው ደግሞ በእለት ተእለት የምትጠቀማቸውን ልብሶች ወይንም ደግሞ የተለያዩ እቃዎች ሊሆኑ ይችላሉ። እነዛ የመጥፋትና ወይንም ደግሞ ከሌሎች ነገሮች ጋር ተደባልቀው ላናገኛቸው ወይንም ደግሞ በአግባቡ ካልተቀመጡ በአግባቡ ላይይዛቸው እንችላለን። በዚህም ምክንያት ነገሮችን በአግባቡ አስቀምጣለሁ

ወደ እኛ አካባቢ እጅግ በጣም ሙቀት አለ ሙቀት በሚኖርበት ቦታ ላይ ደግሞ ብዙ ብርድ ልብሶችን ደርቦ መተኛት ለባሰ ሙቀት ነው ደግሞ የሚዳርገው። በጣም ደግሞ ሙቀት በሚኖርበት ጊዜ በቂ እንቅልፍ ወይንም ደግሞ ትክክለኛ የሆነ እንቅልፍ አልተኛም። በዚህም ምክንያት ወደ እኛ አካባቢ በጣም ሙቀት ስለሆነ አንድ ብርድ ልብስን ብቻ እሱም ስዝ የሆነ ብርድ ልብስ ለመልበስ የማይከብድ ለመልበስ የሚመች እና ደስ የሚል የሆነ ብርድ ልብስን። እጠቀማለሁ።

አዎ እንዴ የሞባይል ዳታ እጠቀማለሁ የሞባይል ዳታ የምትጠቀምበትን ምክንያት በቃ ብዙን ጊዜ እኛ አካባቢ ዋይፋይ እንደ ልብ አይገኝም። ደግሞ በዛ ላይ ቢገኝም ክፍያው ትንሽ የተጋነነ ነው። በዚህም ምክንያት የሞባይል ዳታን እጠቀማለሁ። ያም የሆነበት ምክንያት። የሞባይል ዳታ ቴሌግራም ላይ የሚለቀቁ መረጃዎችን ወይንም ደግሞ የተለያዩ የማህበራዊ ሚዲያ ላይ የሚለቀቁ ነገሮችን ለማወቅ እና አዳዲስ መረጃዎች ካሉ እነዛን ለማወቅ በዙን ጊዜ ደግሞ ከስፖርት ጋር የተገናኙ አዳዲስ መረጃዎችን ለማወቅ ስል ያ ሞባይል ዳታ እየገዛው ካርድ በመሙላት እጠቀማለሁ። በመጀመሪያ ያው የበይነ መረቡን ወይንም ደግሞ የሲሙን ሳፋሪኮም ሊሆን ይችላል ወይንም ደግሞ ኢትዮ ቴሌኮም ሊሆን ይችላል እነዛን አወጣለሁ። ከዛ ከሱቅ ሄጄ ካርድ እገዛለሁ። ከዛ ያንን ካርድ ከገዛሁኝ በኋላ እዛ ላይ ያሉትን ቁጥሮች እሞላለሁ ከዛ ያንን ካርድ ከሞላው በኋላ የኢንተርኔት ወይንም ደግሞ የድምጽም ሊሆን ይችላል። ብዙን ጊዜ ደግሞ የሞባይል ዳታ በመግዛት እጠቀማለሁ

አዎ የዝናብ ውሃ እሰበስባለሁ። ምክንያቱም የዝናብ ውሃ ልብሶችን ለማጠብ እቃዎችን ለማጠብ ውሃ በማይኖርበት ጊዜ። የቧንቧ ውሃ በማይኖርበት ጊዜ ወይንም ደግሞ የከርሰ ምድር ውሃ በማይኖርበት ጊዜ። የዝናብ ውሃ እሰበስብና ያን የሰበሰብኩትን ውሃ ለምግብነት ሳይሆን እቃ ለማጠብ ቤት ለመወልወል ልብስ ለማጠብ የተለያዩ ነገሮችን ለማድረግ እጠቀምበታለሁ። ከዛ ባለፈ ደግሞ ያ የዝናብ ውሃ ንጹህ ከሆነ። ገላዬን እታጠብበታለሁ እና ደግሞ የተለያዩ ነገሮችን አከናውንበታለሁ። የዝናብ ውሃ እሰበስባለሁ በአግባቡ

የሸክላ እቃዎች አዎ እጠቀማለሁ። የሸክላ እቃዎች ደስ የሚሉና ጥሩ ናቸው። አሁን ላይ እንደውም ብዙውን ጊዜ የብረት እቃዎችን አትጠቀሙ። ለካንሰር ያገልጣል የሚባል መረጃ አለና የ የሸክላ እዎችን በአግባቡ እጠቀማለሁ።

አዎ ጾም እጾማለሁ ጾም የምጾምበትም ምክንያት አንደኛ ራሴን ከፈጣሪ ጋር ለማገናኘት ከዛም ባለፈ ደግሞ ጾም በመጾም የፈጣሪን ፍቃድ ለማወቅ። ብዙውን ጊዜ በመጽሐፍ ቅዱስ ላይ ተገልጿል ጾም ጥሩ ነገር እንደሆነ ሰው ወደ እግዚአብሔር የሚቀርብበት ነገር እንደሆነ ለሰው ለስጋም ለመንፈስም ጠቃሚ እንደሆነ ተገልጿል። በዚህም ምክንያት ጾም እጾማለው

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። የተለያዩ ስራዎችን እንድሰራ ወይንም ደግሞ ያለሁበት ቦታ እድገት እንዳገኝ የእድገት ደረጃዎችን እንዳገኝ አዲስ የስራ ግንኙነቶችን እፈጥራለሁ። ከዛም በተጨማሪ ደግሞ የተሻለ ገቢ ወይንም ደግሞ ተጨማሪ ገቢ ለማግኘት የአዳዲስ የስራ ግንኙነቶችን እፈጥራለሁ።